ጥያቄ የሚለው በብዙ ህዝብ መካከል መሆኑን ይመቻል ነው የሚለው። እንደሚታወቀው ሰው ለብቻውን አይኖርም። ሰው ሲኖር ከቤተሰቡ ጋር ከጎሮቤት ጋር ከማህበረሰብ ጋር ነው የሚኖረው። ምክንያቱም ሰው በባህሪው ወይንም ደግሞ በተፈጥሮ ማህበራዊ ዘር ነው። ምክንያቱም አንድ ሰው ሲኖር ብቻውን መኖር አይችልም። ምክንያቱም ሁሉም ሰው ሲኖር የተሟላ አለ ነገር ሊኖር ሊኖረው አይችልም። ይሄም የሆነበት ምክንያት አንድ ሰው ከተወለደ በኋላ ያድጋል። ይሞታል በሚያድግበት ጊዜ ወይንም ደግሞ ከሰዎች ጋር ተቀላቅሎ በሚኖርበት ጊዜ የተለያየ ጉድለቶች ሊኖሩ ይችላል። በዚህ ምክንያት የነዚህን ጉድለቶች ደግሞ ለመሟላት ከሰዎች ጋር ተገብቶ መኖር አለበት ማለት ነው። ምክንያቱም አንድ ሰው ሲኖር ለምሳሌ ጎሮቤት ሊኖር ይችለዋል። ጎሮቤት ማለት አንድ ሰው ሲታመም ወይም ደግሞ የተለያየ ችግር ሲደርስበት ቀድሞ የሚደርሰው ጎሮ ቤት ነው ማለት ነው። አሁን ለምሳሌ አንድ ሰው ቤት ቢቃጠል ቅድሚያ መድረስ የሚችለው ጎሮቤት ነው ወይ ሌላ ሰው አይደለም አይደለም ወይ ሩቅ ዘመድ ሊሆን አይችልም። በዚህ ምክንያት ሰው ከጎረቤቱም ጋር አካባቢ ካለው ሰው ጋር ተግባብቶ መኖር አለበት ብዬ አምናለሁ። ይሄም የሚሆንበት ምክንያት ማህበራዊ ኑሮ ላይ ጥሩ ሁኔታ ከሌለው አንድ ሰው ወይንም ደግሞ ከሰው ጋር ከተጣላ ብዙ ጊዜ ችግር ይደርስበታል። ምክንያቱም ሁሉም ችግር ለብቻው የሚቀርፈው ነገር ስለማይሆን ከሰው ጋር ተግባብቶ በስነ ስርዓት መኖር አለበት ብዬ አምናለሁ ማለት ነው። ስለዚህ አንድ ሰው አንድ ሀገር ውስጥ ሲኖር የተለያዩ ሀሳቦች እንደሚኖሩ አምኖ እነዚህን የተለያዩ ሀሳቦች አክብሮ ተረድቶ ከሰው ጋር ተገብቶ መኖር አለበት። ይሄ ካልሆነ ከሰው ጋር የሚቃረን ወይንም ደግሞ ከህዝብ ጋር የሚጣላ ከሆነ አስቸጋሪ ነው የሚሆነው ማለት ነው። ምክንያቱም ለብቻውን መኖር አይችልም። ለምሳሌ መውሰድ የምንችል አንድ ሰው እቃ ለመግዛት ገበያ ቢሄድ ከህዝብ ጋር የተጣላ ሰው ከሆነ ሄዶ ገበያ የፈለገውን ነገር መሸመት ወይንም ደግሞ መግዛት አይችልም ማለት ነው። በዚህ ምክንያት አንድ ሰው የሚለብሰውን ነገር የሚመገበውን ነገር በአጠቃላይ ለኑሮ የሚያስፈልጋቸውን ነገሮች ማግኘት አይችልም ማለት ነው። ስለዚህ አንድ ሰው ከሰው ጋር ሲኖር ህዝብን አክብሮ ከሰው ጋር ተገባብሮ ተቻችሎ መኖር አለበት ማለት ነው። እንደሚጠዋወቀው በዚህ ምድር ላይ ሰው የተለያየ ሃይማኖት ሊከተል ይችላል። የተለያየ ሃይማኖት ስለሚከተል ሁሉም ተቻችሎ ተከባብሮ መኖር አለበት። ምክንያቱም በዚህ ምድር ላይ ተቻችሎ ተከባብሮ የማይኖር ከሆነ የሰው ልጅ ተጠፋፍቶ ያልቃል ማለት ነው። በዚህ ምክንያት እያንዳንዱ ሰው የሌላኛውን ሰው በአክብሮት በመቻል መኖር አለበት ማለት ነው። ስለዚህ ሰው እንደሚታወቀው ለብቻውን መኖር አይችልም ምክንያቱም ማህበራዊ ፍጡር ስለሆነ ማለት ነው። ምክንያቱም አንድ ሰው ለቅሶም ይሁን ለድግስም ይሁን ለሰርግም ይሁን ለተለያዩ ነገሮች ስራ ለመስራት ቢፈልግ ወይንም ደግሞ አንድን ነገር ለማከናወን ቢፈልግ ለብቻውን ማከናወን አይችልም። በዚህ ምክንያት ከሰው እርዳታ መጠየቁ ስለማይቀር ከሰው ጋር ተገብቶ መኖር አለበት ማለት ነው

ጥያቄው የሚለው ምን አይነት ቦርሳ ትጠቀማለህ ነው የሚለው? እንደሚታወቀው ቦርሳ የተለያዩ ነገሮችን ለመያዝ የምንጠቀመው እቃ ነው። አሁን ለምሳሌ ተማሪም መውሰድ እንችላለን። አንድ ተማሪ ወደ ትምህርት ቤት ስሄድ የተለያዩ ቁሳቁሶችን ነው ይዞ የሚሄደው። ለምሳሌ ደብተር ሊሆን ይችላል መጽሐፍ ሊሆን ይችላል ስክሪቢቶ መጽሐፊያ ሊሆን ይችላል። የተለያዩ ነገሮችም ውሃም ምግብም ሊሆን ይችላል ማለት ነው አንድ ተማሪ ወደ ትምህርት ቤት ሲሄድ የሚይዛቸው ነገሮች ማለት ነው። እነዚህን የሚይዛቸውን ነገሮች በስነ ስርዓት ለመያዝ ወይንም ደግሞ ሳያወድቁበት ለመያዝ ካስፈለገ ቦርሳ ይጠቀማል ማለት ነው። አንድ ተማሪ እንደገና ደግሞ አንድ የመስሪያ ቤት ሰራተኛ ወይንም ደግሞ የመንግስት ሰራተኛም ብንወስድ። ወደ ቢሮ ወይንም ደግሞ ወደ መስሪያ ቤት በሚሄድበት ሰዓት የተለያዩ ነገሮችን ነው ይዞ የሚሄደው ማለት ነው። እነዚህ የተለያዩ ነገሮችን ይዞ ለመሄድ ደግሞ ቦርሳ መጠቀም ግዴታ ነው። አሁን ለምሳሌ አንድ የመንግስት ሰራተኛ ኮምፒተር ይዞ ብዙ ጊዜ ይንቀሳቀሳል ምክንያቱም በዚህ ጊዜ መስሪያ ቤት ውስጥ የሚሰሩ ነገሮች ወይንም ደግሞ ስራዎች በአብዛኛው በኮምፒተር ስለሚከወኑ። አንድ ሰራተኛ ኮምፒተር ይዞ መንቀሳቀስ ሊጠበቅበት ነው ማለት ነው። በዚህ ጊዜ ይሄን ኮምፒተር በእጁ ወይንም ደግሞ በሌላ ነገር አይደለም የሚሸከመው በቦርሳው ነው የሚሸከመው ማለት ነው። በዚህ ምክንያት ቦርሳ አስፈላጊ ነገር ነው ማለት ነው። እንደገና አሁን ለምሳሌ ሴቶችን በምንወስድበት ጊዜ ቦርሳ ይጠቀማሉ ይሄን ቦርሳ የሚጠቀሙበት ደግሞ የተለያዩ ቁሳቁሶችን የመዋቢያ እቃዎችን ሊሆን ይችላሉ። የተለያዩ ነገሮችን ነው በዚህ ቦርሳ ተሸክመው የሚዞሩት ማለት ነው። ስለዚህ ቦርሳ በጣም አስፈላጊ ነገር ነው። ጥያቄም የሚለው ምን አይነት ቦርሳ ነው የምትጠቀመው ለሚለው? እኔ ብዙ ጊዜ በጀርባ የሚታዘል ቦርሳ ነው የሚመቸኝ። ምክንያቱም በቦርሳ የሚታዘል በጀርባ የሚታዘል ቦርሳ ብዙ ጊዜ እንቅስቃሴ ለማድረግ ወይንም ደግሞ የተለያየ ቦታ በሚሄድበት ሰዓት እጠቀመዋለሁ። ልብስ ሊሆን ይችላል ወይ ኮምፒውተር ሊሆን ይችላል የተለያዩ ቁሳቁሶችን ውስጡ አድርጌ እንቀሳቀሳለሁ ማለት ነው። ይሄም የሆነበት ምክንያት ለመጓጓዝ ወይንም ደግሞ ከአንድ ቦታ ወደ ሌላ ቦታ ለመሄድ የጀርባ ቦርሳ ከሆነ ለመሄድ አያስቸግርም ማለት ነው። ነገር ግን ሴቶች የሚጠቀሙት በብዛት የ የ ንጽህና መጠበቂያ ሊሆን ይችላል ወይንም ደግሞ የውበት ቁሳቁሶች ስለሆነ ብዙ ጊዜ እነሱ የጀርባ ቦርሳ አይጠቀሙም የሚጠቀሙትም የሚታ የሚታንገት ቦርሳ ነው ማለት ነው። ነገር ግን እኔ እንደ ወንድ እንደ መሆኔ በብዛት ለመጠቀም የሚመቸኝ የጀርባ ቦርሳ ነው ማለት ነው ልክ ተማሪዎች የሚጠቀሙትን ቦርሳ ማለት ነው እኔ በብዛት መጠቀም ማዝወትረው ወይንም ደግሞ የምወደው።

ጥያቄ የሚለው የምትወዱት ምግብ ምንድነው? የሚለው እንደሚታወቀው የሰው ልጅ በዚህም ምድር ላይ በሚኖርበት ሰዓት ሶስት መሰረታዊ ነገሮችን ማሟላት አለበት ብዬ አምናለሁ። እነዚህ ሶስቱ መሰረታዊ መሰረታዊ ነገሮች ደግሞ ምግብ መጠለያና ለብስ ናቸው። ስለዚህ ከእነዚህ ሶስት መሰረታዊ ነገሮች ምግብ አንዱ ነው ማለት ነው። እንደሚታወቀው የሰው ልጅ ልክ ለመኖር አየር መተንፈስ እንዳለበት ሁሉ ህይወቱን ለማስቀጠል ምግብ መመገብ አለበት ማለት ነው። በዚህ ምክንያት በተቻለ መጠን የሰው ልጅ በቀን ሶስቴ መመገብ አለበት። ይሄም ቁርስ ሊሆን ይችላል ምሳ ሊሆን ይችላል እራት ሊሆን ይችላል ማለት ነው። የነዚህ ምግቦች በሚመገቡበት ሰዓት ደግሞ አንድ የሰው ልጅ ለሰውነቱ የሚያስፈልገውን የተመጣጠነ ምግብ ቢመገብ ይመከራል ማለት ነው። ምክንያቱም የተመጣጠነ ምግብ ማለት የተለያዩ ነገሮችን የያዘ ማለት ነው ግዴታ ብዙ አይነት ምግብ መሆን የለበትም። ነገር ግን የተወሰኑ የምግብ አይነቶች ሆኖ። አንድ የሰው ልጅ ለሰውነቱ የሚያስፈልጉት ማዕድናት ሊሆን ይችላሉ የተለያዩ ንጥር ነገሮችን ሊያገኝባቸው የሚችል የምግብ አይነቶችን መመገብ እንደማለት ነው። ስለዚህ በዚህ ምክንያት የተመጣጠነ ምግብ መመገብ አንድ ሰው ጤናማ እንዲሆን ይረዱሃል ማለት ነው። ስለዚህ የተመጣጠነ ምግብ መመገብ በጣም ወሳኝ ነው። ስለዚህ እንደሚታወቁት እንደሚታወቁ ደግሞ ባህላዊ ምግብ ሊሆን ይችላል። እንደገና ዘመናዊ ምግቦችም ሊሆኑ ይችላሉ። ነገር ግን ጤናማ የሆኑ ምግቦች መመገብ አስፈላጊ ነው። ከእነዚህ ውስጥ የምትወደው ምግብ ምንድነው? ነው የሚለው የምትወደው ምግብ በአብዛኛው ጊዜ ባህላዊ ምግብ ነው። ከባህላዊ ምግብ ደግሞ በጣም አዘውትሬ ወይንም ደግሞ በጣም ምመርጠው የመግብ አይነት ደግሞ ክትፎ ነው። እንደሚታወቀው በሀገራችን የተለያዩ የባህላዊ ምግብ አይነቶች አሉ። እነዚህ የተለያዩ ምግቦች ልክ የተለያየ ባህል ወይንም ደግሞ ቋንቋ ሀገር ውስጥ እንዳለ ሁሉ የምግብ አይነቶቻችንም በጣም ብዙ ናቸው። ለምሳሌ ክትፎ መውሰድ እንችላለን ጨጨብሳ ልንወስድ እንችላለን። የተለ ጥብስ ልንወስድ እንችላለን የተለያዩ አይነት ምግቦችን መጥቀስ እንችላለን። ከእነዚህ ውስጥ እኔ የሚመች ወይንም ደግሞ ብመገብ ደስ የሚለኝ ክትፎ ነው። እንደሚታወቀው ክትፎ የጉራጌ የባህላዊ ባል ነው የሚታወቀው። አሰራሩም ቀላል ነው። እንደገና ለምግብነትም ምቹ ነው። እንደገና ደግሞ ጣዕሙ በጣም ደስ የሚል ስለሆነ ክትፎ ባዘወትር ወይንም ደግሞ በመገብ ደስ ይለኛል ማለት ነው።

ጥያቄ የሚለው ከስራ ባልደረቦችህ ጋር ጥሩ ግንኙነት አለ? ይላል አዎ ነው የምለው እኔ ምክንያቱም አንድ ስራ በሚሰራበት ሰዓት ከስራ ባልደረቦች ጋር ጥሩ ግንኙነት መኖር ግዴታ ነው። ግዴታ የሆነበትም ምክንያት። አንድ ስራ በስነ ስርዓት ለመፈጸም ወይንም ደግሞ ለማከናወን ከተፈለገ። አብሮ ከሚሰሩ ሰዎች ጋር ጥሩ ግንኙነት ሊኖር ይገባል ማለት ነው። ምክንያቱም ጥሩ ግንኙነት የማይኖርህ ከሆነ ያ ስራ በአግባቡ ሊከወን አይችልም። ምክንያቱም አሁን ለምሳሌ አንድን ስራ በሆነ ሰዓት ላይ ለመፈጸም ቀጠሮ። ቢያዝ እና ከምትሰራው ሰዎች ጋር ጥሩ ግንኙነት የማይኖርህ ከሆነ ወይንም ደግሞ የማትግባባ ከሆነ በዛ በተባለለት ሰዓት ልትጨርስ አትችልም ማለት ነው። በዚህ ምክንያት ስራው ወደኋላ ይጎተታል ወይንም ደግሞ ሳይፈጸም ሊቀር ይችላል ማለት ነው። ስለዚህ ከምትሰሩ ሰዎች ጋር ወይንም ደግሞ በዛ በስራ ከባቢ ላይ ጥሩ ግንኙነት ወይንም ደግሞ ጥሩ ባህሪ ሊኖር ይገባል ማለት ነው። ይሄም ማለት አንድ ስራ ካባቢ ላይ ወይንም ደግሞ በአንድ መስሪያ ቤት ውስጥ እንደሚታወቁ የተለያዩ ሰዎች ሊኖሩ ይችላሉ። እነዚህ የተለያዩ ሰዎች ደግሞ ከተለያየ ከባቢ ወይንም ደግሞ ከተለያየ ቦታ ስለሚመጡ የተለያየ ባህሪ ሊኖራቸው ይችላል የተለያየ አመለካከት ወይንም ደግሞ የተለያየ ሃይማኖት ሊኖራቸው ስለሚችል ይሄን ሁሉ ነገር አንድ ሰው አቻችሎ ወይንም ደግሞ ተግባብቶ ተከባብሮ መስራት አለበት ማለት ነው። እንደዛ ካልሆነ ያ መስሪያ ቤት ወደ ውድቀት ወይንም ደግሞ ወደ የማይፈለግ ነገር ሊያመራ ይችላል ማለት ነው። በዚህ ምክንያት ከስራ ባልደረቦች ጋር ተገብቶ መስራት በጣም ወሳኝ እና አስፈላጊ ነገር ነው ለአንድ መስሪያ ቤትም ሆነ ለሰራተኞቹ ማለት ነው። እንደሚታወቀው የአንድ ሀገር ኢኮኖሚ ወይንም ደግሞ ምጣኔ ሀብት ሊያደርግ የሚችለው በዛ ሀገር በሰዎች የስራ እንቅስቃሴ ነው ማለት ነው። ይሄ ማለት ሰዎች ተገብተው የተለያዩ ስራዎችን በአግባቡ ካላከናወኑ በቀር የዛች ሀገር ምጣኔ ሀብት ሊያድግ አይችልም ማለት ነው። የዛች ሀገር ምጣኔ ሀብት ካላደገ ደግሞ ለዛች ሀገር ውድቀት ምክንያት ምክንያት ሊሆን ይችላል ማለት ነው። በዚህ ምክንያት ሰዎች ስራቸውን በሚሰሩበት ሰዓት ተግባብተው በስነ ስርዓት መከናወን አለባቸው ማለት ነው። አሁን ለምሳሌ የመንግስት ሰራተኞችን ብንወስድ። እንደሚታወቀው የመንግስት ሰራተኞች ሀላፊነታቸው ማህበረሰቡን በሚፈለግባቸው መጠን አገልግሎት መስጠት ነው የተለያየ አገልግሎት መስጠት ነው ማለት ነው። እነዚህን አገልግሎቶች በሚሰጡበት ሰዓት ቀልጣፋና ፈጣን የሆነ አገልግሎት ለመስጠት ደግሞ ተግባቦት ወይንም ደግሞ ጥሩ ግንኙነት ሊኖራቸው ይገባል ማለት ነው። ምክንያቱም አንደኛው ሰራተኛ ለሌላኛው ሰራተኛ እንቅፋት የሚሆን ከሆነ አገልግሎቱ በአግባቡ ላይሰጥ ይችላል ማለት ነው። አገልግሎቱ በአግባቡ ካልተሰጠ ደግሞ በህዝቡ ዘንድ ቅሬታ ይፈጥራል። በህዝቡ ዘንድ ቅሬታ ፈጠረ ማለት ደግሞ ለመንግስትም ሆነ ለሀገሪቷ ጥሩ አይሆንም ማለት ነው። በዚህ ምክንያት ሰዎች ከስራ ባልደረቦቻቸው ጋር ተግባብቶ በአግባቡ ስራቸውን ማከናወን ግዴታ አለባቸው ማለት ነው። ስለዚህ በስራ ቦታ ጥሩ ግንኙነት አስፈላጊና ወሳኝ ነገር ነው ብዬ አምናለሁ።

እሳት ለማንደር ምን ትጠቀማለህይ? ላል እንደሚታወቀው እሳት ሰዎች ወይንም ደግሞ የሰው ልጅ ከፈጠራቸው አስፈላጊና ቀዳሚ የሆኑ ነገሮች ውስጥ አንዱ ነው ማለት ነው በዚህ ዘመን በድሮ ዘመን እንደሚታወቀው ሰዓት ለመፍጠር የሰው ልጅ ሁለት የተለያዩ ነገሮችን ለምሳሌ ሁለት ድንጋዮችን አጋጭቶ ልሆን ይችላል ወይንም ደግሞ አፋጥጎ እሳት ሲፈጥር ነበረ ማለት ነው ከዛን። እሳት ከተፈጠረው በኋላ ደግሞ ለማንደድ የተለያዩ የእንጨት ዝርያዎችን ወይንም ደግሞ የደረቁ ዛፎችን እሳት ለማንደድ ይጠቀም ነበር ማለት ነው ከዛ በኋላ ደግሞ እንደምታወቀው የተቀጣጣኝ ነገሮች የሚባሉትን እንደ ቤንዚን ልሆን ይችላል ጋዝ ልሆን ይችላሉ እነዚህን የተለያዩ ነገሮች ተጠቅሞ እሳት ማንደድ ችሎ ነበረማለት ነው የጽሁፍ ልጅ አሁንም ይጠቀማል ይሄን ነገር ነገር ግን አሁን እንደሚታወቀው ይሄ እሳት በሚነድበት ሰዓት ወደ አካባቢያችን የተለያዩ ኬሚካሎችን ወይንም ደግሞ አላስፈላጊ ነገሮችን ስለሚለቅ ይሄን ደግሞ ለማስቀረት የሰው ልጅ ዘመናዊ ነገሮችን መጠቀም አዘውትሯል ማለት ነው ይሄ ማለት አሁን ለምሳሌ በዚህ ሰዓት ምግብ ለማብሰል ልሆን ይችላል የተለያዩ ነገሮችን ለማከናወን በዚህ ሰዓት የሰው ልጅ ዘመናዊ በኤሌክትሪክ የሚሰሩ ነገሮችን መጠቀም ጀምሯል ማለት ነው አሁን ለምሳሌ ድሮ አንድ የሰው ልጅ ምግቡን ለማብሰል ከፈለገ ከሰል ሊሆን ይችላል ወይንም ደግሞ በማገዶ ተጠቅሞ እሳትን አንድዶ ነበረ። ምግብ ለማብሰል ስጠቀም የኖረው ማለት ነው ነገር ግን በአሁን ሰዓት የተለያዩ ዘመናዊ ነገሮች ስላሉ በኤሌክትሪክ የሚሰሩ መሳሪያዎች ስላሉ ግዴታን እሳት ማንደድ አይጠበቅበትም ማለት ነው። ይሄ ደግሞ ለሰው ልጅ ድካሙን አቅልሎለታል እንደገና ደግሞ ፍጥነቱን ጨምሮለታል ማለት ነው። ይሄ ባይሆን ኖሮ እንደሚታወቀው አንድ የሰው ልጅ እሳት ለማንደድ ማገዶ በሚጠቀምበት ሰዓት በአካባቢ የሚገኘውን ደን መመንጠሩ አይቀሬ ነው ማለት ነው በአካባቢ የሚገኘው ደን ደግሞ ተመነጠረ ማለት አካባቢው የሚገኘው የአየር ንብረት ላይ ትልቅ ተጽዕኖ ይኖረዋል። የሆነ የሆነበት ምክንያት እንደሚታወቀው እጽዋቶች የአካባብን የአየር ንብረት በመቆጣጠር ወይንም ደግሞ ሚዛኑን ለመጠበቅ ከሚያስፈልጉ ነገሮች ውስጥ ቀዳሚዎቹ ናቸው። ማለት ነው በዚህ በማገዶ ምክንያት የሚመነጠረው ዛፍ ደግሞ በዛ ማለት ያ አካባቢ ላይ ትልቅ ተጽዕኖ ይኖረዋል ማለት ነው በዚህ ምክንያት አሁን የመጡት ዘመናዊ ነገሮች ይሄን ሁሉ ነገር ያስቀራሉ ማለት ነው። እንደገና እሱ ብቻ ሳይሆን ደግሞ ማገዶ ወይንም ደግሞ ከሰል በምንጠቀምበት ሰዓት በአከባብው ላይ የሚለቀቁ ኬሚካሎች ወይንም ደግሞ ጭስ አለ ማለት ነው። ይሄ ደግሞ አካባቢውን የአየር ንብረት በጣም ከበበከሉ የተነሳ ለሰው ልጅ አተነፋፈስ ላይ ችግር ሊኖሩ ይችላል ማለት ነው የሰው ልጅ አተነፋፈስ ችግር አጋጥሞ ማለት ደግሞ የሰው ልጅ የተለያየ በሽታ ተጋላጭነት ይጨምራል በዚህ ምክንያት ሰው ታማም ይሆናል ለተለያዩ ወጪ ወጭዎች ይዳረጋል እንደገና ደግሞ ጤንነቱ ይታወካል ማለት ነው። ይሄን ሁሉ ያስቀራል ማለት ነው። ይሄ ዘመናዊ ኤሌክትሪክ መሳሪያዎቹ ይሄን ሁሉ ያስቀራሉ ማለት ነው። ስለዚህ በአሁኑ ጊዜ በብዛት አዘውትሬ ምጠቀም ከሆነ አካባቢ ሰዎች የሚጠቀሙት እሳት ለማንደድ አሁን ከሰል ብንጠቀምም ነገር ግን አሁን በብዛት ዘመናዊ ነገሮችን ነው የምንጠቀመው። ዘመናዊ ኤሌክትሪክ ነገሮችን ነው የምንጠቀመው ከእሳት ከማንደድ ይልቅ ማለት ነው

ጥያቄ የሚለው ስትታመም ከስራ ትቆያለህ ይላል። አዎ ነው የምለው። ምክንያቱም አንድ ሰው ስራውን በአግባቡ ለመስራት ወይንም ደግሞ ለማከናወን ጤናማ መሆን አለበት ብዬ አስባለሁ። ይሄም የሆነበት ምክንያት አንድ ሰው አካላዊ ጤናው ከተጎዳ ወይም ደግሞ አእምሮአዊ ጤናው ከተጎዳ ስራውን በአግባቡ ሊሰራ አይችልም። የሚሆንብን ምክንያት እንደሚታወቀው ስራ ለመስራት ወይ አካለ ጤናማ መሆን አለበት ወይንም ደግሞ አእምሮው ጤናማ መሆን አለበት። አእምሮ ጤና ወይ ደግሞ አእምሮ ጤና ከሌለው ስራህን በአግባቡ ልትከውን ወይንም ደግሞ ልትፈጽም አትችልም ብዬ አምናለሁ ማለት ነው። እንደገና ደግሞ አካልህ ጤናማ ካልሆነ ጉልበት አይኖርህም። ስራ ለመስራት ደግሞ ግዴታ ጉልበት ወይንም ደግሞ አቅም ያስፈልጋል። በዚህ ምክንያት ስራውንም በአግባቡ ልትሰራ ወይንም ደግሞ ልታከናውን አይችልም። ስለዚህ ጤናማ መሆን ግዴታና አስፈላጊ ነገር ነው አንድ ስራ ለመስራት ማለት ነው። ይሄ ማለት ግን ወደ ጤናማ ላለመሆን ወይንም ደግሞ ለተለያዩ በሽታዎች ላለመዳረግ ጥንቃቄ በጣም አስፈላጊ ነው ብዬ አምናለሁ። እነዚህ ጥንቃቄዎችም የተለያዩ ነገሮችም በማድረግ ሊሆን ይችላሉ። ወይንም ደግሞ አካላችን ላይ ወይንም ደግሞ ጤናችን ላይ ጉዳት ከሚያደርሱ ነገሮች ላይ በመታከብ ወይንም ደግሞ በመከልከል ጤናችንን መጠበቅ አስፈላጊ ነው ማለት ነው። እንደሚታዋቀው ጤናን ለመጠበቅ ከሚያስፈልጉ ወይንም ደግሞ ከሚረዱ ነገሮቹ አንደኛውና ወሳኙ ነገር ስፖርት መስራት ነው ብዬ አምናለሁ። ስፖርት ማለት የተለያዩ አካላዊ እንቅስቃሴዎችን በማድረግ የተለያዩ ጤና ላይ ጉዳት በሚያመጡ ነገሮች ወይንም ደግሞ በሽታዎች ራስን መከላከል ወይንም ደግሞ መጠበቅ ይቻላል ብዬ አምናለሁ። ስለዚህ እነዚህን የተለያዩ አካል እንቅስቃሴዎችን በማድነቅ ጤናውን በመጠበቅ ስርዓት ላይ ወይንም ደግሞ ስራን በተገቢው ሁኔታ መስራት ይቻላል ማለት ነው። ነገር ግን አንድ ሰው ታሞ ስራ የሚገባ ከሆነ አንድ የጤናው ደረጃ ላይ ወይንም ደግሞ ህመሙን የማባባስ ነገር ሊኖር ይችላል። እንደገና ህመሙን ከማባባስ ባለፈ ደግሞ ስራውን በአግባቡ አይፈጸምም ወይንም ደግሞ አይሰራም። ስለዚህ ሁለት ነገር ያጣል ማለት ነው። ይሄ ማለት አንድ ህመሙን ያባብሳል፣ እንደገና ደግሞ ስራውንም ደግሞ በአግባቡ አይፈጽምም ወይንም ደግሞ አያከናውንም ማለት ነው። በዚህ ምክንያት ስራውም ላይ ጉዳት ይደርሳል እንደገና ሰውየው ላይም ጉዳት ይደርሳል ማለት ነው። ስለዚህ ስራ ለመስራት አንድ ሰው ግዴታ ጤናማ ሊሆን ይገባል ማለት ነው። ጤናማ ነው ሲባል አንድ ሰው አእምሮዋው ጤናማ ሊሆን ይገባል። እንደገና መላው አካሉ ጤና ሊኖረው ይገባል ማለት ነው። ይሄ ሁላ ካልተሟላ አንድ ሰው ስራውን በአግባቡ ሊሰራ አይችልም ማለት ነው። ይሄ ማለት ደግሞ ለሀገር ኢኮኖሚ ወይንም ደግሞ ለሀገር እድገት ጠንቅሎ ማለት ነው። ምክንያቱም ጤናማ በሀበረሰብ ጤናማ የስራ አከባቢ መፍጠር አቅሙ ከፍተኛ ነው ማለት ነው። ጤናማ የአከባቢ የስራ አከባቢ ተፈጠረ ማለት ደግሞ አንድ ሀገር ላይ የሚሰሩ ሰዎች ብዛትም ወይንም ደግሞ ጥራታችሁም የሚጨምረን ማለት ነው። ይሄ ማለት ደግሞ ለሀገሪቷ ምጣኔ ሀብት እድገት ወሳኝ እና ምሰሶ የሆነ ነገር ነው። ስለዚህ ጤናማ ዜጋ ለጤናማ ሀገር በጣም አስፈላጊ ነገር ስለሆነ ሰው ጤናውን ጠብቆ ስራውን በአግባቡ መከናወን አለበት ማለት ነው።

አስር የድሮ ፎቶዎችን ትይዛለህ ይላል እንደሚታወቀው የድሮ ፎቶዎችን መያዝ በጣም አስፈላጊ ነገር ነው። አንድ የሰው ልጅ እንደሚታወቀው ከህፃንነቱ ጀምሮ አዋቂ ለረጅም እስከሚያደርግ እስከ ትልቅ እስከሚሆን ድረስ ፎቶ ይነሳል። እነዚህን ፎቶዎች በአግባቡ ለመያዝ ደግሞ በጣም ለታሪክም ለትውስታም በጣም ደስ የሚል ነገር ነው። እንደሚታወቀው አንድ የሰው ልጅ በህፃንነቱ ያለውን ነገር ወይንም መልኩ ለማየት ከፈለገ ፎቶ ሊኖረው ይገባል ማለት ነው። ምክንያቱም ህፃንነት ያለውን መልክ ሊያስታውስ አይችልም። ማስታወስ የሚችለው ደግሞ ፎቶ ሲኖረውና ሲነሳ ብቻ ነው ማለት ነ። ው ስለዚህ ፎቶ ለማስታወሻ እንደገና ለተለያዩ ነገሮች በጣም ጠቃሚ ነገር ነው ማለት ነው። ስለዚህ የድሮ ፎቶዎችን ማስቀመጥ እና በአግባቡ መያዝ በጣም አስፈላጊ ነው ምክንያቱም አንድ ሰው ድሮ እንደዚህ አይነት ሰው ነኝ ወይንም ደግሞ ይሄን ነው የምመስለው ለማለት ከፈለገ መልኩን ማሳየት የሚችለው የድሮ ፎቶ ሲኖረውና ሲያስቀምጥ ብቻ ነው ማለት ነው ስለዚህ አንድ ሰው የድሮ ፎቶን በአግባቡ ማስቀመጥ በጣም አስፈላጊ ነገር ነው። ለወደፊትም ወይንም ደግሞ ለሰዎችም ለማስረዳት ከፈለገ የድሮ ፎቶውን በማስታወሻነት በመያዝ ማስቀመጡ በጣም አስፈላጊ ነገር ነው ማለት ነው። እንደሚታወቀው ፎቶ በዚህ ጊዜ በተለያዩ መንገዶች አንዱን ፎቶ ጥራቱን የጠበቀ ማድረግ ስለሚቻል የድሮ ፎቶዎቹ ጥራት የጠበቀ ባይሆኑም እንኳን በአሁኑ ጊዜ ማሻሻል ስለሚቻል የድሮ ፎቶዎችን በአግባቡ ይዞ ማስቀመጥ ጥሩ ነገር ነው ማለት ነው።

ጥያቄ የሚለው ''ቅመማ ቅመም የበዛበት ምግብ ትወዳለህ?'' ይላል እንደሚታወቀው ቅመማ ቅመም አንዱ የምግብን ለማጣፈጥ የምንጠቀመው እቃ ወይንም ደግሞ አይነት ነው ማለት ነው ነገር ግን ቅመመ ቅመመ የበዛበትነው። ግብ እንደሚታወቀው ለጤና ብዙም ጠቃሚ አይደለም ጉዳቱ ያመዝናል ማለት ነው ቅመማ ቅመምም ማብዛት ለጤና ጉዳት ስለሚያስቀጥል ወይንም ደግሞ ለተለያዩ በሽታዎች ሊዳርገን ስለሚችል ቅመማ ቅመም ስንጠቀም መጠኑን አውቀን ወይንም ደግሞ ልክ ባለው መጠን መሆን አለበት ማለት ነው ምክንያቱም እንደሚታዋቀው ቅመማ ቅመም አንድ ምግብ ውስጥ በዛ ማለት ለተለያዩ የበሽታ አይነቶች ሊዳርገን ስለሚችል ማለት ነው እንደሚታወቀው ሀገራችን ውስጥ ቅመማ ቅመሞች የተለያዩ አይነት ቅመማ ቅመሞችን መዘርዘር እንችላለን አሁን ለምሳሌ ቆንዶ በርበሬ መውሰድ እንችላለን ጥቁር አዝሙድን መውሰድ እንችላለን ሚጥሚጣን መውሰድ እንችላለን በርበሬ መውሰድ እንችላለን በጣም ብዙ አይነት ቅመማ ቅመሞችን መዘርዘር እንችላለን ነገር ግን እነዚህ ቅመማ ቅመሞች በመጠኑ ሲሆኑ ወይንም ደግሞ በአስፈላጊው መጠን በሚሆኑበት ሰዓት እነዚህ ለጤና በጣም ጠቃሚ ነገሮች ናቸው ወይንም ደግሞ ምግብን ለማጣፈጥ በጣም ወሳኝ ነገሮች ናቸው ነገር ግን ያላግባቡ ከሆነ ወይንም ደግሞ በብዛት የምንጠቀማችሁ ከሆነ ግን ለጤናችን ጠንቅ ወይንም ደግሞ ጉዳት ሊኖራቸው ስለሚችል መጠናቸውን አውቀን በመጠኑ ልክ መጠቀም አለብን ማለት ነው። ነገር ግን እንደሚታወቀው ቅመማ ቅመሞች የተለያየ አይነት እንደመሆናቸው መጠን ጣዕማቸውም የተለያየ ነው እንደገና ደግሞ አገልግሎታቸውም ጥቅማቸውም የተለያየ ነው ማለት ነው። አሁን ለምሳሌ ከቅመሞችን ጥቁር አዝሙድ ምን እንወስድ ጥቁር አዝሙር በተለያዩ ነገሮች ውስጥ በመቀላቀል ልንጠቀመው እንችላለን እንደገና ደግሞ ዘይትም ሆኖ ዘይቱን ልንጠቀም እንችላለን ማለት ነው ጥቁር አዝሙድ በአግባቡ ወይንም ደግሞ በልኩ ከሆኑ ከተለያየ በሽታዎች ሊፈውሰን ይችላል እንደገና ደግሞ፤ ለቆዳችንም ሊሆን ይችላል ለአእምሮአችንም በጣም አስፈላጊ ነገር ነው ነገር ግን ጥቁር አዝሙድም የሆኑ ሌላዎች ቅመማ ቅመሞችን ያላግባቡ ወይንም ደግሞ በብዛት ከልክ፣ ባለፈ መጠን የምንጠቀም ከሆነ ግን ለጤናችን ጠንቅ ነው ማለት ነው። ስለዚህ ቅመማ ቅመም በአግባቡ ወይንም ደግሞ በልክ ከሆነ ለምንጠቀምበት የምግብ አይነትም ጥሩ ነው እንደገና ደግሞ ለጤናችንም ጥሩ ይሆናል ማለት ነው አንድ ምግብ እንደሚታወቀው ጣፋጭ ወይንም ደግሞ ለመመገብ ተስማሚ እንዲሆን ቅመማ ቅመሞች ወሳኝ ሚና ይጫወታሉ ነገር ግን እነዚህ ቅመማ ቅመሞች በምንጠቀምበት ሰዓት ለዛም ግን በሚያስፈልገው መልኩ ወይንም ደግሞ በሚያስፈልገው መጠን ሊሆን ይገባል እንጂ አላግባቡ ዝም ብለን የምንጠቀም ከሆነ ለጤናችንም እንደገና ደግሞ ምግቡንም ከማጣፈጥ አልፎ ወደማይሆን ጣዕም ሊወስደው ስለሚችል ቅመማ ቅመም የበዛበትን ምግብ አልጠቀምም ማለት ነው ምክንያቱም ከተለያዩ በሽታዎች ወይንም ደግሞ ህመም ራሴን ለመጠበቅ ስል ማለት ነው